የትውልድ ከተማዬ ደብረ ብርሃን ነው። የተወለድኩበት ቦታ ወደ ገጠራማ ቢሆን ከተማው ግን ዋና ከተማችን የተወለድኩበት ከተማ ደብረብርሃን ደብረ ብርሃን ልዩ ስሙ ደግሞ ገበታ ብር ይባላል። የተወለድኩበት በግሸራቢኖ ወረዳ በዞኑ ከተማ

በእኛ ሀገር ወደ ገበያ የምንሄደው ማክሰኞ ቀን፣ ሀሙስ ቀን፣ ቅዳሜ ቀን፣ እሁድ ቀን በሳምንት አራት ቀን የገበያ ቀን ወደ ገበያ እሄዳለሁ። በተመቸ ቀን መርጬ ከሳምንቱ በአራቱ አንዱ ቀን ስራ ስለሚበዛብኝ አንዱ ቀን ወደ ገበያ እሄዳለሁ። ስንት ደቂቃ ነው

ፀሀይ ስትጠልቅ በጣም በጣም ታስተስተኛለች ብርሃኗን እንጥቅ አድርጋ ሙሉ ሰማዋን። ወደ ቀይነት ተቀይራ ቀን ስታቃጥል የነበረው ነጭ ሆኖ ለአይን ሲያንገበግብ የነበረው ፀሀይነቷ ተቀይሮ ሙሉ ለሙሉ በአይናችን ማየት ስንት ትችል ማታ ስትጠርቅ ፀሀይን ማለት በጣም ያስደስተኛል።

ሌሎችን መርዳት በጣም እወዳለሁ። ብዙ ጊዜ ህይወትን የሚያሳልፍ ሌሎችን በመርዳት፣ ለሌሎች በመኖር ሌሎችን እገዛ በማድረግ ነው። አብዛኛውን ጊዜ እስካሁን ድረስ ለራሴ የምለው ጊዜ የለኝም። ሰውን መርዳት እና ማስደሰት በጣም በጣም ከእኔ ህይወት በላይ ያስደስተኛ። እስካሁንም ይሄን ነው እያደረኩት ያለሁት።

ስልጠና በጣም ነው የምወደው እ ብዙ ጊዜ ስልጠና ሰልጥኛለሁ በስልጠና ላይ ትምህርት አገኝበታለሁ ከብዙ ሰዎች እተዋወቅበታለሁ። እንደዚሁም ደግሞ ከአንዱ ሀገር ወደ አንዱ ሀገር ስሄድ የተለያዩ ቦታዎችን አይበታለሁ። ከምንም በላይ ግን ስልጠና ትምህርትን እውቀትን ለመቅሰም ጥሩ አመቺ ስለሆነ ስልጠና በጣም እወዳለሁ።

አብዛኛውን ጊዜ የምተኛው ማታ ሁለት ሰዓት፣ ሶስት ሰዓት፣ አራት ሰዓት ነው፤ ግን ደግሞ አንዳንድ ጊዜ በጣም አዳር ስራ ስለምሰራ ሆስፒታል ላይ ቀን ትንሽ ደቂቃ አምስት ደቂቃ እንኳን ሶስት ደቂቃ ራሱ ትንሽ እንቅልፍ ከያዘችኝ በጣም ደስተኛ ሆኜ እውላለሁ። አንዳንድ ጊዜ ምሳዬን በልቼ ቀን ላይ እተኛለሁ።

ሳንቲም እቆጥባለሁ ያው የምሰራት የመንግስት ስራ ነው ያችን ያገኘኋትን ከእለት ወጪዬ ከምግብ ከቤት ኪራይ ከአንዳንድ ደግሞ ከቦታ ቦታ ከምንቀሳቀስባቸው ወጪ በተጨማሪ ያው አንዳንድ ነገሮችን ወደፊት ለመስራት ቤት ለመስራት እና ኑሮ ለመመስረት። ሳንቲሞችን እቆጥባለሁ።

የምሳ ጊዜ የሚሰጠን ያው አንድ ሰዓት። ነው የመንግስት መስሪያ ቤት ስለሆነ የምሰራው አንድ ሰዓት ነው ያለችን። በዛች በአንድ ሰዓት ውስጥ ሄጄ ምግብ ሰርቼ በልቼ እስከምደርስ ያው በአንዱ ሰዓት ምግቤን ሰርቼ በልቼ ምመለስበት ተመልሼ ስራ የምገባበት ነው። ከስድስት ተኩል እስከ ሰባት ተኩል ስለሆነ

በባህላችን ሰርግ በጣም የሚያስደስት ነው ያው ሙሽራውና ሙሽሪት ሙሽራዋ ሴቷ ሙሽራ ወንዱ ሲሄድባት ብዙ ሴቶች ይደረደሩና ይደብቋታል ከዛ መሃል ሙሽራው መርጠህ አውጣ ይባላል ተሳስቶ ካወጣ ቅጣት ይቀጣልና በባህላችን ሰርግ በጣም ያስደስታል።

ልብስማ የማጥበው በእጅ ነው። ዛሬ ራሱ ሳጥብ ነው የዋልኩት። እስካሁን በእድሜ ዘመኔ የልብስ ማሽን የለኝም እያንዳንዱን ልብሴን ማጥበው በእጄ ነው። እስካሁን ድረስ። ባለሁበት ዘመን የልብሶችን ማንንም አሳጥቤ አላውቅም ሰራተኛም አልቀጠርኩም እኔው በራሴ በእጄ ልብሴን አጥባለሁ።

በቤቴ ውስጥ ያሉት የቤት እቃዎች ወንደ ላጤ ስለሆንኩ ሻይ በራድ አንድ ብረድስት ሁለት ሻይ ብርጭቆ አንድ የውሃ ብርጭቆ አንድ ጄሪካ ሁለት የትሪ የመመገቢያ ሳህን አንድ ጠረንጴዛ አንድ ደግሞ የእቃ መደርደሪያ አለች። እነዚህ የቤት እቃዎች አሉኝ ወንደ ላጤ ስለሆንኩኝ

የምጽፈው በቀኝ እጅ ነው። በቀኝ እጅ ነው ጹሁፌ ደግሞ በጣም ተጠንቅቄ ከጻፍኩት በጣም ያምራል። ደግሞ እንዳይነበብ አድርጌ መጻፍ እችላለሁ። ቶሎ ቶሎ እየጻፍኩኝ ደግሞ እንዲነበብ አድርጌ መጻፍ እችላለሁ። እና አብዛኛውን ጊዜ የምጽፈው በግራና አይደለም በቀን በግራዬ ጭራሽ ጽሁፍ የሚባል አልሞክረም በቀን እጅ ነው የምጽፈው።

በአንዴና ደረጃ የምወደው ሬስቶራንት ሀባዜዎ የሚባል አዲስ አበባ የሚገኝ ነው። ደግሞ እንደዚሁ በሁለተኛ ደረጃ እዛው ቦታ ላይ ደስ አለኝ የሚባል ክትፎ ያለበት ሬስቶራንት ነው በጣም ያስደስተኛል። ደግሞ ወደ ዞን ወረድ ስንል ገብረ ብርሃን ፒቲ ፓሪ እንዲሁም ደግሞ ኤባ የሚባል ሬስቶራንት አለ። በጣም ሚኪ ቁርጥ ቤት የሚባል አለ ያስደስተኛል። በጣም

አዳዲስ የስራ ግንኙነቶችን ያው አደርጋለሁ እኔ የምሰራው መንግስት ቤት ቢሆንም በተለያዩ ቦታ የተከፈቱ የሆል አካፋፋይ መድሃኒት የሚያከፋፍሉ ጋር በመጠየቅ አዳዲስ መዳኒቶች ሲገቡ ወደ ሀገራችን እና የጠፉ መዳኒቶች ሲገቡ እጠይቃለሁ። ግንኙነት አደርጋለሁ።

ዳቦ ያው የሀበሻ ዳቦ የሚባል አለ እሱን በመጣድ የሚጋገረው ነው ሊጡ ይበካ እና ከዛ በኋላ አሳት ተጋግሮ በመጣድ ማብስል ሙልሙል ዲያቦ ዲፎ ዲያቦ የሚባል አለ እነሱን ማብሰል እችላለሁ። ያው ቀላል ነው ሊጡን አቡክቶ መጋገር ነው ዲያቦ ላይ ጫን ጫን ማድረግ

በጣም በጣም እወደዋለሁ። ያው ብዙ ጊዜ አንዳንድ የምማራቸውን ትምህርቶች የማናነባቸውን መጽሐፍቶችም አጫጭር መረጃዎች ለመያዝ በእጄ እጽፋለሁ። የእጅ መጻፊያ ማስታወሻ ደብተርም አዘጋጅቼ ብዙ ጊዜ እጽፋለሁ። እና በእጅ መጻፍ ያስደስተኛል።

እህል መፍጨት አውቃለሁ። ያው በልጅነቴ የእጅ ወፍጮ ነበረን። ገጠር ስለተወለድኩ እና ያደኩት በእጅ ወፍጮ እንፈጫለን። እፈጭ ነበረ ዛሬ ዘመኑ እንትን ሳይል የእጅ ወፍጮ በጣም በእጅ ነበር አሁን ነው የዘመናዊ ወፍጮ የመጣው እንግዲህ በፊት ግን በእጅ የሚፈጭ ወፍጮ ስለ ነበር እኔ በእጄ ፈጭቼ አውቃለሁ።

የቤት እጣ እምጠቀመው ማንኪያ ጭፋ በረድስት ሻይ ማቆርቆሪያ። ጄሪካ እዚህ እዚህን የመሳሰሉት የቤት እቃዎች እጠቀማለሁ አዘውትሮ የእምጠቀማችው ብረድስት እና። በማንካ ነው ሌላ ብዙ አልጠቀምም።

የስራዬ ቦታዬ በጣም ደስ የሚያሰኝ ነው በፋርማሲ ሆስፒታል ውስጥ ነው። የምንሰራው ፋርማሲ እና የምሰራበት ቦታ ንጽህናው የተጠበቀ እቃዎቹ ሁሉ የተሟሉ የሚያስደስት ነው። እና ለምሰራበት ስራ ሁሉ በጣም ደስተኛ ሆኜ እሰራበታለሁ። እና ብዙ ጊዜ በስራ ቦታዬ ላይ አሳልፋለው።

ሙዚየም መሄድ እወዳለሁ። ያው በተለይ በቤተክርስቲያን በሄድኩ ግዜ ሙዚየም ቤቶችን አያለሁ። ብዙ የሙዚየም ቤቶች ያሉት በሀገራችን በኢትዮጵያ ውስጥ የቤተክርስቲያን አካባቢ ነው። እና በዛ በቤተክርስቲያን በሄድኩ ጊዜ ሙዚየም ቤቶችን ማየት መመልከት እወዳለሁ በየትኛውም ቦታ ከሄድኩ ሙዚየም ቤት ካለ ሳላይና፣ ሳልጎበኝ፣ ሳልመለከት አልመለስምና በጣም እወዳለሁ።

የሰራምኞቴ አንደኛ ሆልሴል ከፍቼ ፋርማሲ አከፋፋይዋን አከፋፋይ አስመጭና ላኪ ብሆን ደስ ይለኛል። ሲቀጥል ደግሞ ከዛ ካነሰ ደግሞ የሀገር ውስጥ አከፋፋይ ብሆን። ደስ ይለኛል ያው ግን በዝ በሙዬ በፋርማሲ አከፋፋይ ብሆን ደስ ይለናል።

የቅጥር ሂደት ያው በፈተና ነው ፈተና ወጥቶ በመስሪያ ቤት በመንግስት ተፈትኜ። ያው እኔ የተቀጠርኩት እንግዲህ ያው መንግስት ቤት ስለሆነ የስራ ቀን ማስታወቂያ ወጥቶ ከዛም በዛ ማስታወቂያ መሰረት ተጠብቆ ፈተና ተፈትኖ ነው። የቅጥር ሂደት የተካሄደው እና ይሄ ጥሩ ነው።

የድርጅት ዝግጅቶችን እሳተፋለሁ ያው የድርጅት የግልም የመንግስትም ድርጅቶችም በስረአትና በትጋት እሳተፋለሁ። ይሄ ወሳኝና ለስራዬ ያስፈላጊ ስለሆነ። የድርጅት ዝግጅቶችን አዎ ብዙ ጊዜ እሳተፋለሁ። ይሄ አብዛኛውን ጊዜ የማደርገው እና ምሳተፈው ነው ይሄ የታወቀ ነው

ታሪክ መንገር እወዳለሁ። አዎ ታሪክ የሀገር የሃይማኖት የተፈጥሮ እና ሌሎችም ታሪኮችን መስማት መንገር እወዳለው። እንዴት ታሪክ የሚያስተዳድር ነገር የለም? የት እየመጣን እየተገነነ እየተደረሰን? ምን ላይ ነው ያለን የሚለውን የሚያስረዳን ነው። የሚተነተን ታሪክ ነው።